ሳምንት ይላል፣ የሳምንት ብዙ ጊዜ አብዛኛው የምንጠቀመው ሳምንት ላይ አምስት ቀናት አሉ ማለት ነው። ስድስት ቀናት ሰባት ቀናት አሉ። ለምሳሌ ሳኞ፣ ሰኞ፣ መክሰኞ፣ እሮብ፣ ሀሙስ፣ አረብ፣ ቅዳሜ፣ እሁድ፤ እነዚህ ቀናት የአንዳንዱ ሰው የተለያየ ድርጊቶችን እያደረገ የሚቆይባቸው ማለት ነው። ለምሳሌ ሰኞ ፕሮግራም የኔ መጀመሪያ ደረጃ ክላስ እሄዳለሁ። ከዛ በኋላ ደግሞ ከክላስ መልስ የተለያዩ ስራዎችን እሰራለሁ፣ ቤት ላይ አግዛለሁ። የራሴ የሆኑ ከትምህርት ውጪ ማደረጋቸው ነገሮችን አደርጋቸዋለሁ ማለት ነው። እነዚህ ቀናት እኔ በጣም ሳምንት ውስጥ የተለያዩ እቅዶችን አቅጄ የምንቀሳቀስባቸው ነው ማለት ነው። ለዚህ ሳምንት ለምሳሌ የተለያዩ ትምህርታዊ ያልሆኑ ለራሴ ግን የሚጠቅሙ ነገሮችን ማደረግባቸው እቅድ አውጥቼ ለምሳሌ የተለያዩ እውቀቶችን ከተለያዩ ቦታ ምሸምትበት ሳምንት ነው ማለት ነው። ስለዚህ ሁሉም እያንዳንዱ ሳምንት ለኔ ትልቅ ዋጋ ያለው እያንዳንዱን ሳምንት ማሳለፈው በጥሩ ነገር ነው። ምክንያቱም ጥሩ ነገሮች እነዚህን እየፈለኩኝ እያመጣው ጥሩ ነገር አደርግበታለሁ ማለት ነው። ስለዚህ እዚህ ሳምንት ለኔ በጣም ብዙ፣ ብዙ ነገሮችን የምሰራበት በጣም ብዙ ነገሮችን ማደረግበት ሳምንት ስለሆነ ስለዚህ ሁሉም ሰው የአንዳንዱ ሳምንት የራሱ የሆነ እቅድ አለበት። ለምሳሌ የተለያየ መጽሐፍቶችን ሳይንሳዊ የሆኑ መጽሐፍቶችን፣ ሳይንሳዊ እውቀቶችን ማገኝባቸው መጽሐፍቶች ማነብበት ሳምንት አለ። ሌላኛው ደግሞ ልብ ወለድ የሆኑ መጽሐፍቶችን አንብቤ ደግሞ ለራሴ የህይወት መንገድ የተለያዩ ህይወት የሚመሩኝ መንገድ መጽሐፍቶችን ማነብበት ሌላኛው ደግሞ ሳምንት ውስጥ ምዝናናባቸው፣ ቦታዎችን ማርጬ ጓደኞቼ ጋር፣ ቤተሰቦቼ ጋር የተለያዩ ጉብኝት ማደረግባቸው ቦታዎች እሄዳለሁ ማለት ነው። ስለዚህ እያንዳንዱ ሳምንት የራሴ የሆነ እቅድ አለኝ። በዛ እቅድ መሰራት ነው የእያንዳንዱን ሳምንት ማደርገው፣ ምንቀሳቀሰው። ሁሉም ሰው የራሱ የሆነ የሚያደርግበት፣ የሚንቀሳቀስበት ቦታና ጊዜ አለው ማለት ነው። ስለዚህ ሁሉም ሰው እንደዛ እንዲያደርግ እመክራለሁ ማለት ነው። ሁሉም ሰው ያራስ የሆነ እቅድና ጊዜ አውጥቶ ቢንቀሳቀስና ሳምንት ላይ፣ አንዳንዱ ሳምንት ዋጋ ብሰጠው ጥሩ ነው ብዬ አስባለሁ።

መረጃ ይላል መረጃ የራሱ የሆነ ሰው እያንዳንዱ መረጃ አለው የግሩፕ መረጃ የሀገር መረጃ እና የግለሰብ መረጃ ብለን እናያለን። መረጃ ስንል ለምሳሌ ለሰው ልጅ የሚጠቅሙ ለአንዳንዱ ሰው የሚጠቅም ወይም ለአንዳንዱ ክፍት የሆነ ወደ አንዳንዱ ደግሞ ዝግ መረጃ ለማን ማንናገራቸው መረጃ አሉ። ለምሳሌ በግለሰብ ደረጃ ውስጥ ያሉትን መረጃዎች ብናይ አሁን ለምሳሌ የኔ መረጃዎች ለጓደኞቼ ለዛመዶቼ ለቤተሰቦቼ ማልናጋራቸው ግላዊ መረጃዎች አሉ። የማንነት መረጃ ለምሳሌ ያንተን ማንነት እንዳያውቁ ምትፈልጋቸው መረጃዎች አሉ ራስን ማን ነኝ ብለህ ስታስብ የራስህ የሆኑ መረጃዎች አሉ። እነዚህ መረጃዎች ላንተና ላንተ የሚጠቅሙ ወይም አንዳንድ ጊዜ ደግሞ መረጃዎች ለሌላ ሰዎች ስንናገር እኛን ሚጎዱ መረጃዎች አሉ ማለት ነው። ስለዚህ እነዚህ መረጃዎች በግለሰብ ደረጃ ይዘን የምንጠቀማቸው መረጃዎች ሊኖሩ ይችላል። ለምሳሌ ትምህርት የምንማር ከሆነ ይሄን ትምህርት ሰውም እንዳያውቅብን ምንፈልግ ከሆነ። እንደዚሁም ሌላ ደግሞ ይህ ስራ ማለት የሰራ መረጃዎች ለምሳሌ አዳዲስ ስራዎችን ምንከፍት ከሆነ የመረጃ ሰው እንዳያውቅብን ከፈለግነ ስራ እስከምን ስራ እስከምንጀምር ድረስ የምንይዛቸው መረጃዎች አሉ። እንዲህ እንዲህ አይነት ጠቃሚ የሆኑ መረጃዎችን ብቻችን ይዘን እዛ ውጤታማ ስንሆን መናገር የምንችልባቸው ማለት ነው። ሀገራዊ መረጃ ስንል ሀገራዊ ተለያዩ መረጃዎች አሉ። እነዚህ በሌላ ሀገር የማይናገሩ ምክንያቱም ጥፋት የሚያደርሱ ማለት ነው። ለምሳሌ ወታደራዊ መረጃዎች ሊሆኑ ይችላሉ እነዚህ ወታደራዊ የሆኑ መረጃዎች ለአንድ ሀገር ብቻ የሚጠቅሙ ሌላ ሰው እንዳያውቅ የሚፈለጉ መረጃዎች ናቸው። ስለዚህ እንዲህ አይነት መረጃዎች ለሰው ላለማናገር ብቻቸውን ይዞ መጠቀም በጣም ተጋቢ ነው ብዬ አስባለሁ። ስለዚህ ሁሉም ሰው እንዲህ አይነት መረጃዎችን የአገራዊ መረጃ የእድገት መረጃ ሊሆን ይችላል። የመሪዎች መረጃ ሊሆን ይችላል። የተለያዩ የብሄር ብሄረሰቦች መረጃ ሊሆን ይችላሉ። ስለዚህ እነዚህ መረጃዎቹ ለአንድ ሰው ማንነት ነው ለአንድ ሀገር ማንነታቸው ነው። ለሌላ ጠላት አልፈን ብንሰጥ የተለያዩ ጉዳቶችን ሊያስከትሉት ስለሚችሉ እነዚህን መረጃዎችን በእኛ ብቻችን ብቻ ይዘን ላለማናገር ብቻቸውን ይዞ መጠቀም በጣም ተጋቢ ነው። ብዬ አስባለሁ ስለዚህ ሁሉም ሰው እንዲህ አይነት መረጃዎችን የአገራዊ መረጃ የእድገት መረጃ ሊሆን ይችላል። የመሪዎች መረጃ ሊሆን ይችላል የተለያዩ የብሄር ብሄረሰቦች መረጃ ሊሆን ይችላሉ ስለዚህ እነዚህ

ጃንዋሪ ይላል ጃንዋሪ ያው ከወራት አንዱ ነው ስለዚህ ይሄ ጃንዋሪ ብዙ ጥቅም አለው የራሱ የሆነ ጥቅም አለው። እነዚህ ጃንዋሪ ስንል ለምሳሌ ወር ውስጥ ያለው በጣም አስፈላጊው ቃል ነው ማለት ነው። ስለዚህ ሁሉም ሰው እነዚህ ወራትን የአንዳንዱን ስራ የአንዳንዱ ሰው አቅዶ እና በእቅዱ እና በእቅዱ መሰረት መስራት እንዳለበት ያሳስበኛል ማለት ነው። ስለዚህ ሁሉም ሰው እነዚህ መረጃዎችን በእቅድ እና በእንትን ብሎ እነዚህ ወራትን በጋራ ብናደርገው የተሻለ ነው ማለት ነው። ስለዚህ ጃንዋሪ ላይ ለምሳሌ እኔ ለአዲስ ስራ የምነሳሳበት አዲስ እቅድ ማወጣበት ስለሆነ ሁልጊዜ የእያንዳንዱ ወር ለኔ ትልቅ ዋጋ አለው። እያንዳንዱ ወር ላይ በጣም አስፈላጊ የሆኑ ስራዎችን አቅጄ በእቅድ መሰረት የምሰራበት ወር ነው ማለት ነው። ስለዚህ ሁሉም ሰው እንዲህ አይነት ወሮችን በጋራ መስራት እንዳለበት አሳስባለሁ ማለት ነው።

አፍንጫ ይላል አፍንጫ ከሰውነታችን ክፍል አንዱ ነው ስለዚህ ሁሉም ሰው የራሱ የሆነ አፍንጫ አለው። አፍንጫ ብዙ አይነት ጥቅም አለው ለምሳሌ የተለያዩ ሽታዎችን ለመሽታት አፍንጫ ይጠቅመናል ማለት ነው። ስለዚህ አፍንጫ ጥቅም ያብቻ አይደለም። አፍንጫ ጉንፋን ወይም በሚያፍንበት ጊዜ የሰውነት ክፍላችን ላይ የተለያዩ በሽታዎችን ለመስወጣት ለምሳሌ ጎንፋን በሚይዘን ሰዓት መናፈቻ የማናጥረው ለምሳሌ አፍንጫ ብዙ አይነት ከሰው ሰው ይለያየን ማለትም ለምሳሌ ትንሽ አፍንቻለሁ ለመያዝ ማስቸጋሬ ነው። የተለያዩ ነገሮችን ለማድረግም ትንሽ ያስቸግራል ግን ሰፋ ያላና ትልቅ አፍንጫ ያለው ግን በጣም ታካሚ ነው ብዬ አስባለሁ። ምክንያቱም ትልቅ ነው ታላክ ያለ ነው ስለዚህ ሁሉም አፍንጮች እኩል አይደለም ማለት ነው። ስለዚህ ትልቅ አፍንቻ ያለው የራሴ የሆነ ጥቅም ይኖረዋል። ትንሽ የሆነ አፍንጫ ያለውም የራሱ የሆነ ጥቅም አለው። አፍንጫ ይኸው በጣም ሰፊ ሲሆን ለምሳሌ የተለያዩ ሽታዎች በሚሸቱበት ጊዜ በሽታ ያሲዛል ማለት ነው። ስለዚህ ሰፊ አፍንጫ አያስፈልግም ስለዚህ ምክንያቱም በጣም ሽንት ቤት በምንሄድበት ጊዜ የተለያዩ ነፍሳቶች ሊገቡብን ይችላሉ ሰፊ አፍንጫ ካለን ስለዚህ ሁሉም ሰው ሰፊ አፍንጫ ባይኖር ይመከራል ማለት ነው። ሰፊ አፍንጫ ያለው ሰው በጣም የሚያስጣላ ባህሪ አለው። አንዳንድ ጊዜ ለምሳሌ በጣም ሰፊ አፍንቻለሁ ሰው በሚናፈጥበት ወቅት ሊያመው ይችላል እንትን ሌላው ይችላል ሊያስለው ይችላል። ስለዚህ እነዚህ አይነት አፍንጫዎች በጣም አያስፈልጉም ማለት ነው። ታላቅ ያለ ጠባብ ያለ አፍንጫ ነው የሚያስፈልገው ልክ እንደየየ ሰው ይለያያል። እንጂ እንደዚህ አይነት አፍንጮች በጣም ጽድት ያሉና በጣም ያማሩ ናቸው የተዋቡ ናቸው

አውሎ ንፋስ ይላል አውሎ ንፋስ ማለት ንፋስና አውሎውን ሲጀምርበት በጣም ከፍተኛ ንፋስ ነው ማለት ነው። ስለዚህ አውሎ ንፋስ በጣም አዳጋን የሚያስከትል ቤቶቻችንን ገንታ ትሎ የሚወስድ የተለያየው አደጋ የሚያስከትል ከባድ ንፋስ ነው። ስለዚህ አውሎ ንፋስ አብዛኛው ጊዜ የሚከሰተው ክራምቱ አራት ላይ ነው። ምክንያቱም ዝናብን ተከትሎ አብዛኛው ከባድ ዝናብ በሚሆንበት ሰዓት አውሎ ንፋሶች ይከሰታሉ ማለት ነው። ስለዚህ አውሎ ንፋስ በጣም ኃይለኛና ብዙ ግዳቶችን ከንብራት ከሰው የሚያደርስ ማለት ነው። ንብረቶች ላይ በተለይ ቤቶቻችንን ገና ታትሎ የመውሰድ ሀክም ያለው እና ሰውን እንስሳን የሚገል በጣም ከፍተኛ ንፋስ ነው ማለት ነው። ስለዚህ ይሄ አውሎ ንፋስ በምንም መከላከል አንችልም። ምክንያቱም በተፈጥሮ ስለሚመጣ ይሄን የሚመስል ንፋስ መቀላቀል አንችልም በሰው ሰራሽ ቢሆን ኖሮ የመስከራት እና የመያዝ ነገር ይኖራል ማለት ነው። ምክንያቱም ይሄ ግን በተፈጥሮ ስለሚመጣ ማንም ሰው ተከለክሎና አሸንፎ ስለማይቻል። ሁሉም ሰው እንዲህ አይነት አውሎ ንፈሶችን በደንብ መያዝ አይችልም ማለት ነው። ስለዚህ በተፈጥሮ የሚመጡ ነገሮች ለምሳሌ እንደ እሳት አጎመራ የሆኑ ነገሮችን መያዝ እና መከላከል አንችልም ማለት ነው። ስለዚህ አውሎ ንፋስ በተፈጥሮ የሚመጣ መጣም ከባድ እና ሀይለኛ ንፋስ ስለሆነ ሁሉም ሰው ተግዞ ከንብራት ጉዳት እና ከአካላዊ ጉዳት መከላከል አንችልም። ግን ያው እንደተለመደው ዝም ብለን እንትን ማለት አንችልም ማለት ነው። ስለዚህ ጉዳቱን ማስተናገድ ነው እንጂ የምንችለው መከላከል አንችልም መራቅ ነው። ስለዚህ አውሮ ንፋስ በተፈጥሮ የሚመጣ በታም ሀይለኛ ከፍተኛ ሙከት ያለው ንፋስ ነው ማለት ነው። ስለዚህ ሁሉም ሰው አውሎ ንፋስን መከላከል አይችልም ማለት ነው።

ታማኝ ይላል ታማኝ ማለት አንድን ሰው የምንገልጽበት ጥሩ ባህሪውን የምንገልጽበት አንዱ በጣም ከሁሉ ቀን በቀን የምንጠቀመው የአማርኛ ቃል ነው ማለት ነው። ታማኝ ስንል ለምሳሌ አንድ ሰው ወይ ብድር ተበድሮ ሊሆን ይችላል ብንድር ስንበደር ለምሳሌ ዛሬ ተበድረን ምን ከሆነ የምንመልስበት ቀን አለ ማለት ነው። ስለዚህ ይቺን የምንመልስበትን ቀን ታማኝ እንላለን በዛች በሰአቷ አምጥቶ ቢያስረክብ ይሄ ሰው ታማኝ ነው ሁሌ ብድር መስጠት አለብን እንለዋለን ማለት ነው። ስለዚህ ታማኝ ሰው ብለን መጥራት እንችላለን። ስለዚህ ታማኝ ሰዎች መገለጫ አንድ ሰው ሰው አክባሪ ከሆነ ቤተሰብ አክባሪ ከሆነ ታማኝ ነው ልንለው እንችላለን። ምክንያቱም ታማኝነት አንዱ ባህሪያት ስለሆነ ሁሉም ሰው ታማኝ ነው ሁሉም ሰው አሪፍ ነው። ስለዚህ ሁሉም ታማኞች ግን ሌቦች ቀጣፊያዎቹ ለምሳሌ ታማኝ ልንላችሁ አንችልም ምክንያቱም እነዚህ ሰውን አያከብሩም። የሰውን እቃ የሚመኙ ይሄ ሰውን ዘርፎ የሚበሉ ሰርቆ የሚበሉ ሰዎች ታማኝ ነው ልንላቸው አንችልም። ታማኝ ማለት ለምሳሌ በተናገረው ቃል ወይ ቃል ባለን መሰረት የሚኖር ሰው ታማኝ ነው ይባላል ማለት ነው። ስለዚህ ታማኝ ሰው ሁል ጊዜ ተታምኖ ይኖራል ማለት ነው። ስለዚህ እንዲህ አይነት ታማኝ ሰዎች በቤታችን ሰፈራችን ይኖራሉ ለእነዚህ ሰዎች የተለያየ ሽልማት ይገባቸዋል ማለት ነው። ምክንያቱም ታማኝ ሰውን ዛሬ ማግኘት በጣም ከባድ እና በጣም ረጅሙ ስብስቡ ነገር ስለሆነ ታማኝነት ለሰው ልጅ በጣም አስፈላጊ ነው ማለት ነው። ስለዚህ በታማኝነት መስራት ታማኝ መሆን በጣም ጥሩና በታም አሪፉ ነገር ነው ለሰው ልጅ ተመኝነት ከምንም ባላይ ነው ማለት ነው

ዴሴምበር ይላል ይህም ወር ነው። በኢትዮጵያ አንፃር ሶስተኛ ወር ነው አንደኛ መስከረም እንላለን ጥቅምት ከዛ ህዳር እንለዋለን ስለዚህ ህዳር በጣም ያማረ ወይም ዴሴምበር የምንለው በጣም ያማረና ጥሩ የሆነ ወር ነው። ምክንያቱም ክረምት የሚወጣበት በጋ የሚገባበት ስለሆነ የተለያዩ መልከአ ምድሮች አበውና ደምቀው ይታዩበታል ማለት ነው። ስለዚህ ይሄ ወቅት ለኛ በጣም ያማረና በጣም ደስ የሚል ወር ነው። ስለዚህ ከዚህ ወር አብዛኛው ጊዜ ስራዎች የሚሰሩበት ወር ነው። ለምሳሌ በግብር ናው አለም ላይ የተለያዩት ክረምት ሲዘራው የነበሩበት መሰብሰብ የሚጀመሩበት ወቅት ስለሆነ ሁሉም ሰው ስራ ላይ ያተኩራል ማለት ነው። ተማሪዎችም ቢሆኑ ትምህርታቸው ገና ከመጀመሪያቸው ስለሆነ ብዙ ስራ የሚጠብቅባቸው ብዙ ስራ የሚሰሩበት ወር ስለሆነ ሁሉም ተማሪ እንዲህ አይነት ስራ እየሰራ ይኖራል ማለት ነው። ስለዚህ በጣም አስፈላጊውና በጣም ደስ የሚል ነው። ምክንያቱም ወቅቱም በጣም ደስ የሚል ነው። ዝናቡም እየሄደ ስለሆነ በጣም የሚያስደስተኝ ወር ነው። በጣም ፀሀይ ስትወጣ ፀሀይ ስትገባ ያለው ድባብ በተለይ በጣም ደስ የሚያሰኝ ድባብ ነው። ስለዚህ ሁሉም ሰው እዚህ ድባብ ላይ በጣም ደስ ብሎትና በጣም በተረጋጋ ነገር ይኖራል ማለት ነው። ስለዚህ ሁሉም ሰው እንዲህ ቢያደርግ በጣም አሪፍ እና በጣም መልካሙን ነገር ነው። ስለዚህ ዴሴምበር በጣም ለኔ በጣም ልዩ ወር ነው። ከሁሉም ወርም ወልደው ወር ነው ስለዚህ ብዙ ስራዎችን የምሰራበት ወር ስለሆነ አብዛኛው ጊዜ ዴሴምበር ላይ ብዙ ክንውኖችን አከናውንበታለሁ። እኔ ራሴ ምክንያቱም ይሄ ወር ከአዲስ አመት ሶስተኛው ወር ላይ ስለሚታይ እቅዶችን በስራ ላይ የምጀምርበት ወር ነው። ማለት አዲስ አመት ላይ ያቀድኩት እንቅድ ዲሴምበር ላይ ጀምሬ የምሰራበት ወር ነው ማለት ነው።

ክፍል ይላል ክፍል ብዙ ትርጉም አለው ክፍል ስንል ለምሳሌ በተማሪ ስንወስድ ስንተኛ ክፍል ነህ ብንል አንደኛ ክፍል ሁለተኛ ክፍል ሶስተኛ ክፍል አራተኛ ክፍል ያለ የአንዳንዱ ክፍል ላይ ደረጃና ማወቅ ያለባቸው ነገሮች አሉ ከእነዚህ ለምሳሌ አንደኛ ክፍል ሲሆን ፊደልን ጥርት አድርጎ አውቆ ያልፋል ሁለተኛ ክፍል ሲሆን ደግሞ የማንበብ ይችላል እንዲችል ተደርጎ እንደዚህ የአንዳንዱ ክፍል የአንዳንዱ ተማሪ ሲያልፍ የሆነ የሆነ ውጤት የሆነ ለውጥ እያመጣም ያልፍበት ክፍል ደረጃ አለ ማለት ነው ብዬ በየየ ደረጃው ማየት እንችላለን። ስለዚህ የአንዳንዱን ደረጃ ብናይ የአንዳንዱ የራሱ ክፍል እርካን አለውና ስለዚህ ክፍል ስንል በዚህ በተማሪ አንፃር ልናየው እንችላለን ሌላ ደግሞ በቤት አንፃር ብናይ ለምሳሌ ቤታችን የተለያየ ክፍል አለው ስለዚህ ሳሎን ክፍል አለው ምኞታ ክፍል አለው እንግዳ መቀበያ ክፍል አለው የአንዳንዶቹ ክፍል የራሱ የራሱ ጥቅም አለው፤ ለምሳሌ እንግዳ መቀበያ ስንል እንግዳ እንግዳዎችን ተቀብለን የሚተኙበት የሚያድሩበት ማለት ነው። የልጆች ክፍል እንዳለ ለምሳሌ ልጆች የራሳቸው የሆነ ቤት ላይ የራሳቸው ክፍል አላቸው እዛ ክፍል ይሰራሉ ይተኛሉ ምናምን ማለት ነው ለምሳሌ የቤተሰብ ክፍል ስንል ደግሞ እናትና አባት ወይም ባልና ሚስት የሚተኙበት ክፍል የራሳቸው የሆነ ማንም የማይገባበት ክፍል አለ ማለት ነው። ልክ እንደ ህፃናትም የራሳቸው የሆነ ክፍል አላቸው የራሳቸው የሚተኙበት እንግዳም ሲመጣ እንደዚህ የእንግዳ ክፍል አለው ማለት ነው። ሌላኛው ክፍል ስንል ለምሳሌ የምናከራይ ከሆነ የአንዳንዱ ክፍል ወይም ዶርም የምንለው የአንዳንዱ ክፍል አለው ማለት ነው ስለዚህ ክፍልን እንደዚሁ በዚህ መልኩ እናየዋለን ማለት ነው። ስለዚህ ክፍል በየትኛውም በተማሪ ሊሆን ይችላል በቤት እንዳየነው ነው ማለት ነው፤

አዎ ይላል አዎ የሚለው ቃል የተለያየ ቃል ነው ስለዚህ በብዙ ጊዜ በብዙ ቦታ እንጠቀመዋለን ማለት ነው። አዎ የሚለውን ቃል ለምሳሌ አዎ የሚለውን ቃል ስንጠቀም ለምሳሌ አንድ ሰው የሆነ ጥያቄ ቢጠይቀን እንሂድ ካለ እሺ አዎ እንላለን ማለት ነው። ስለዚህ አዎ የሚለው ከብዙ ቦታ እሺ እንደ ማለት ወይም የሆነ ነገር ተናግሮ ሳምተሃል ካለ የመስማታችን የማወቃችንን የምንገልጽበት ለምሳሌ አንድ መምህር አስተምሮን ትምርቱ ገብቷቹሃል ካለ አዎ እንላለን ማለት ነው። ምክንያቱም ያስተማረውን ሲላፋ የዋለውን ለመናገር አዎ ብላን እንመልስለታለን ማለት ነው። ስለዚህ ሁሉም አዎ ሚላውን በየቀኑ በየእለቱ የተለያዩ ጥቅሞች ላይ እንጠቀምበታለን ማለት ነው። እያንዳንዱ ቦታ ሊለያይ ይችላል። እንደየ ቋንቋው አዎ የሚለው እንደየ ቋንቋው ሊመሳሰልም ይችላል። ሊለያይም ይችላል። ለምሳሌ እንደ አማርኛ ብናየው ኣዎ ስንል ለምሳሌ አንድ ሰው አስተምሮ እዛ ትምህርት መግባቱን ወይም እኛ ጋር ገብቶ መስራቱን የምንነገርበት ቃል ነው ማለት ነው

ዘይት ይላል ዘይት ማለት ብዙ ዘይቶች አሉ የመኪና ዘይቶች አሉ ሰው የሚመገባቸው ዘይቶች አሉን የመኪና ዘይቶች ለምሳሌ መኪና የተለያየ አካላት ላይ የሚቀቡ ማለት ነው። ምክንያቱም መኪና እንዲሽከራከር የሚያግዙ ዘይቶች ናቸው ማለት ነው። እነዚህ ዘይቶች በጣም ውድና በጣም ምክንያቱም በተለይ ማደግና ያለው ሀገራት ከሌላ ሀገራት ስለሚያመቱ በጣም ውድ ነው ማለት ነው የመኪና የመኪና ዘይት የሰው ዘይት ስንል ደግሞ የሰው እት አለት መግቡ ላይ ወይም ወጡን ስንሰራ የምንተከባቸው ዘይቶች ማለት ነው አነዚህ ዘይቶችም መተን አይነት እና አላቸው ማለት ነው ለምሳሌ መተን ስንል በሊትር ስለሆነ የሚሸተው አንድ ሊተር ለሚፈልገው አንድ ሊተር አለ ሁለት ሊተር ለሚፈልገው ሁለት ሊተር እንደዛ እያልን በሊተር እስከመጨረሻ ሰው በሚፈልግበት እስከ ሃያ ሊትር ድረስ ዘይቶቹ ይናራሉ እነዚህ በሊትሮችም ሆነ ደግሞ አይነት አላቸው የአንዳንዱን ዘይት ስም አለሁ ለምሳሌ ኡማር የሚባል ኦርኪድ እንደዚህ እንደዚህ ዘይቶች ስማቻቸው አሉና እነዚህ ዘይቶች ደግሞ ለምሳሌ እንደዚህ ሜራጋና ማይራጋ ብለን ደግሞ መከፋፈል እንችላለን ደግሞ ብር በጣም ውድ የሆኑ ዘይቶች አሉ ለምሳሌ ኡመርን የሚመስሉ ዘይቶች ቱርክ ላይ የሚመረቱ እነዚህ ዘይቶች በጣም ውድና በጣም እኛ ሀገር ሲገቡ በጣም ውድ ናቸው ማለት ነው። እኛ አካባቢ ለምሳሌ እነዚህ ወደ አረብ ምናምን ስለምናመታቸው ነዚህ ወይም ሚራቡ ዘይቶች ደግሞ ትንሽ ዋጋቸው ከናስ ሲያረግ እነዛን አየገዛን እንጠቀማለን ማለት ነው ስለዚህ ዘይትን በዚህ አካባቢ ማየት እንችላለን ማለት ነው። ስለዚህ የአንዳንዱ ሰው በሚፈልገው መልኩ በሚፈልገው ብር ማታን ሊያገኛቸው ይችላል ማለት ነው።

ደስተኛ ይላል ሰው ደስተኛ የሚሆንባቸው ነገሮች ብዙ ናቸው። ስለዚህ ደስታ ማዘንም አለ ሁሉን ነገር በልክ ብናርግ አሪፍ ነው ማለት ነው። ምክንያቱም እነዚህን ደስታም ሆነ ሀዘን በጣም ሰውን የሚጎዱ ነገሮች ናቸው። ከልክ ያለፈ ደስታም ሰውን ይጎዳል። ከልክ ያለፈ ሀዘንም ሰውን ይጎዳል የው ሀዘን ሁሉም ሲሆን የው ሰውን የሚጎዳ ቢሆንም የው ተፈጥሮአዊ ስለሆነ እኛ መክላት ወይም መተው አንችልም ማለት ነው። ለምሳሌ ሀዘንም ደስታንም እያንዳንዱን እናያለን ሀዘን ስንል ለምሳሌ የምናውቀው ቅርባችን ላይ ያለው ሰው ሊሞት ይችላል ይህን ጊዜ በጣም የሰው ልጅ ነንና በጣም እንጎዳለን በጣም ሀዘን ይሰማናል ማለት ነው። ይሄን ደስታ ይሄን ሀዘን በልኩ አድርገን እና በልኩ አዝነን እኛን በማይጎዳ መልኩ በጣም በማይጎዳ መልኩ ምክንያቱም ያለው ሰው ከሚጎዳ ይሄው አንዴ የተጎዳው አንዴ ሄዷልና መመለስ አንችልም ስለዚህ እነዚህ አይነት ሀዘኖችን መከላከል እንችላለን። ደስታ ስንል ለምሳሌ ከልክ ያለፈ ደስታ ለምሳሌ የተለያዩ ነገሮች ሲሳካልን በጣም ልክ ያለፈ ደስታ ይሰማናል እና ይሄን ደስታ መቀነስ እና መቆጣጠር መቻል አንዱ ትልቅነት ነው። ምክንያቱም ከልክ ያለፉ ደስታዎች በጣም የሰው ልጅን የሚጎዱና ናቸው ማለት ነው። ስለዚህ እነዚህ ከልክ በላይ የሆኑ ደስታዎች በጣም የሚጎዱና የሰው ልጅን በጣም የሚጎዱ ናቸው ማለት ነው። ስለዚህ እነዚህ ከልክ ያለፉ ደስታዎችን እንዴት እንቆጣጠር የሚለው ለምሳሌ ብዙ ጊዜ የቆየንበት ስራ መግባት ሊሆን ይችላል። ብዙ ከቆየን በኋላ ከዛ ስለዚህ ደስታን በልኩ መግለጽ ይሄን ጊዜ አጉል ተደስተን ከስራ እስከመባረር ድረስ ልን ሊከተል ይችላል እንደዚህ አይነት ደስታዎች ማለት ነው። ስለዚህ ሁሉንም ነገር በልኩ አድርገን በልኩ ብንደሰት ባይ ነኝ። ስለዚህ ሁሉም ሰው ጠንካራ ለመሆን በልኩ ቢደሰት መልካም ነው ብዬ አስባለሁ ማለት ነው።

"አያት" ይላል፤ አያት ማለት በእድሜ ሸምገል ያሉ፣ የአባትም ሆነ የእናት አያቶች አሉ። ለምሳሌ የአባት ስንል፣ ለምሳሌ የአባት ሴትም ወንድም አሉ፤ አያቶቻችን አሉ ማለት ነው፤ በአባት በኩልም በእናት በኩልም እንደዚሁ አባትና እናት አሉ ማለት ነው፤ አራት አያቶች ሆኑ ማለት ነው፤ ስለዚህ አያት ስንል በእድሜያቸው የገፉ፣ የእናትና የአባት እናታቸውና አባታቸው ማለት ነው፤ ስለዚህ እነዚህ አያቶች፣ አሁን ለምሳሌ እኔን ያሳደጉኝ አያቶች አሉ፤ ይህ የእናት አያት ሴት አያቴ በጣም ነው ያሳደገችኝ፤ ይቺ ሴት አያቴ በጣም ተንከባክባ፣ ልክ እንደ ልጇ ልብስ አልብሳ፣ ጫማ አልብሳ፣ ምግብ አብልታ፣ የተለያዩ የትምህርት ደረጃዎች እንድገባና እንድሰራ አድርጋኛለች ማለት ነው፤ ስለዚህ ሴት አያቴን በጣም እወዳታለሁ፤ ከሁሉ በላይ ከሁሉ አስቀድሜ የምወዳት፣ እስካሁንም በጣም የምወዳት እሷን ነው ማለት ነው፣ ሴት አያቴን፤ ስለዚህ ስለ ሴት አያቴ ለኔ የተሻለ ፍቅርና ክብር ነው ያለኝ ለሷ፤ ምክንያቱም ለሷ እኔ የሆነ ስራ ደርሼ እስከመያዝ ድረስ እቸኩላለሁ፤ ምክንያቱም እስከማገዛት ማለቴ ነው፤ ስለዚህ ለሴት አያቴ እኔ በጣም የማስብላት፣ እሷም ለእኔ በጣም የምታስብ አሁንም ራሱ ደውላ "አይዞህ ስራ ይገኛል" እያለች የምታጽናናኝ ሴት አያቴ ናት፤ እና ለዚህ ለሴት አያቴ በጣም ከማከብራትና ከመውደዴ የተነሳ፣ አብሬያት ሁሌም ብኖር ራሱ በጣም ደስተኛ ነኝ፤ ስለዚህ ለእሷ ሴት አይት እኔ በጣም ልዩ ፍቅር ስላለኝ፣ አብሬያት ነው ያደግሁኝ፤ ስለዚህ በጣም ነው ያሳደገችኝ፤ በጣም ተንከባክባ፣ በጣም ስነ ምግባር እንደተላበስኩ አድርጋ ነው ያሳደገችኝ፤ እና ለእሷ ክብርና ምስጋና ሁሌም አቀርብላታለሁ ማለት ነው፤ በእሷ በአካል ሄጄ እስክናገር በጣም እቸኩላለሁ፤ እሷ ጋር እስከመሄድ ድረስ በጣም እጓጓለሁ። አሁንም ሌላ ቦታ ስለምኖር ነው እንጂ፣ ሁሌ እሷ ጋር መኖር ነው ማለት ነው ፍላጎቴ።

ክፍያ ይላል የተለያዩ ክፍያዎች አሉ ለምሳሌ ሰው ልጅ ወጪ የተለያዩ ወጪዎች አሉ ማለት ነው። ስለዚህ ክፍያ ለትምህርት ቤት የሚከፍት ይሆናል ለምሳሌ ግል ኮሌጆች ላይ የሚማር ተማሪ ይሄ የራሱ የሆነ ክፍያ ይኖርበታል ማለት ነው ወራዊ ሊሆን ይችላል። በሰሚስተር ሊሆን ይችላል ሚከፈለው ስለዚህ እነዚህ ክፍያዎች በጣም ውድ ሊሆን ስለሚችሉ ሁሉም ሰው የሆነ ጎንዩሽ ስራ ቢኖርና በመስራት ቤተሰብ ሳያስቸግር ቢከፍል በጣም መልካም ነው ማለት ነው። ስለዚህ እነዚህ ክፍያዎች አብዛኛው ጊዜ የሚከፈሉ ከቤተሰብ ስለሆነ ሁሉም ተማሪ ራሱን የተለያየ ስራዎችን በመስራት ቢከፍል ይሻላል። ሌላኛው ደግሞ ቤተሰብ ላይ ብንወስድ ለምሳሌ የተለያዩ ክፍያዎች የቤት ከራይ ክፍያ ሊሆን ይችላል። የማብራት ሀይል ክፍያ ሊሆን ይችላል እነዚህም ክፍያዎች በወር ሊከፋሉ ይችላሉ በአመት ሊከፋሉ ይችላሉ ልክ እንደ ሰው እንደየ ሰው ይለያያሉ ማለት ነው። ሌላ ደግሞ ክፍያ ማለት የተለያዩ ስራዎችን ለመስራት በባንክ ብር እንበደራለን ስለዚህ እነዚህ ብር ለመመለስ ስንል በወር በወር ሚጣሉብን ክፍያዎች ይኖራሉ ማለት ነው። ስለዚህ እነዚህ ክፍያን እንከፍላለን ሁለተኛ ደግሞ የተለያዩ ሳፋር ላይ ወጪ ይኖራል ማለት ነው። ለምሳሌ እድር ሊሆን ይችላል እቁብ ምንለው ለምሳሌ እቁብ ስንል ብሬ እየጣልን ወጭ ያደረግናል የአንዳንዱ ዙር የሚደርሰን ብር ማለት ነው። ስለዚህ በትኖ መሰብሰብ አይነት አይነት ነገር እቆብ ሚባል ነገር አለ። ከዚህ ከዚህ ክፍያዎች ይኖሩብን ሊሆን ይችላል። ሌላ ደግሞ የግብር ክፍያ ለምሳሌ ትልቁ እኛ ጋር አንፃር ወገባችንን ሚዝ ግብር አለ ማለት ነው። ግብር ስንል ሁሉም ሚሰራው ስራ ተጠያቂና ሚከፍል ማለት ነው። ስለዚህ ሁሉም ሰው ቢከፍል የተሻለ ነው ብዬ አስባለሁ።